የሰራየ ቦታ በጣም የተደራጀና ለመስራት አስተማማኝ አካባቢ ነው። በየቀኑ ወደ ስራ ቦታዬ ስመጣ ንጹህነትና ዝግኝነት ያለበት አካባቢን እመለከታለሁ። ቦታው ብርሃን ያለውና አየር የሚገባበት ስለሆነ ሰው እንዲያበረታታ ያግዛል። የስራ መሳሪያዎች በትክክል የተዘጋጁና የሚያስፈልጉኝን ነገሮች በቀላሉ ማግኘት የምችልበት ቦታ ነው ማለት ነው። ከሰራተኞች ጋር ያለኝ ግንኙነት ደግሞ ጥሩ ነው። እርስ በእርሳችን እንረዳዳለን። እና በቡድን መስራትን እንወዳለን። ችግር ሲፈጠር በመነጋገር መፍትሄ ለማግኘት እንሞክራለን። አለቃየ ሰራተኞችን የሚያበረታታበትና የሚያከብርበት ሂደቶች ስላለ በስራ ላይ መነሳሳትን እንዲሰማን ያደርጋል ማለት ነው። ይህ ነገር የስራ ጥራታችን እንዲሻሻል ያግዛል ማለት ነው። የስራ ሰዓታችን የተደነገገ ነው። ስለዚህ ጊዜን መከበር እንመራለን ማክበር እንማራለን። በስራ ጊዜ ተግባራችን በትክክል ማከናወን እንሞክራለን። እና በእረፍት ጊዜ ደግሞ እንደገና ሀይልን እንሰበስባለን። እንደዚሁም የስራ ቦታ የደህንነት ሕጎችን የሚከተልበት ነው። ሰራተኞች እንዳይጎዱ ጥንቃቄ ይደረጋል ማለት ነው። እኔ የስራ ቦታዬን ለመማር እውቀቶችን ለማግኘት የተለያዩ ልምዶችን ለማግኘት ብዙ ጊዜ እጠቀምበታል ማለት ነው። ከደን ከቀን ወደቀን አዲስ ነገርን እማራለሁ። እና በስራ ላይ ተስፋ እንዲኖረኝ ያደርገኛል። ይሄ ሁኔታ ስራዬን እንድወድ እና በትጋት እንድሰራ ያበረታታኛል። የስራ ቦታዬ ብቻ የስራ ማከናወኛ አካባቢ ብቻ አይደለም። የሰው ግንኙነት ትምህርት እና ልማት የሚበረታታበት ቦታ ነው። በየቀኑ ወደ ስራ ስመጣ አዲስ ነገር ለመማር እድል እንዳለ አስባለሁ። የስራ ቦታየ ሰራተኞች በክብር የሚተካከሉበት ነው። ሰዎች እርስ በእርሳቸው ሀሳብ ይካፈላሉ። እና አዲስ ሀሳብ ሲመጣ በደስታ ይቀበላሉ። ይሄ ነገር ሰራተኞቻችን እንዲፈጠሩ እና እንዲሻሻሉ ያደርጋል ማለት ነው። በስራ ቦታዬ ላይ የሚገኘው መሪነት ደግሞ ጠቃሚ ነው። አለቃዎቼ ሰራተኞች በመመራራት ብቻ አይቀሩም እነርሱ የምክርና የድጋፍ ምንጭ ይሆናሉ። ሰራተኞች ችግር ሲገጥማቸው መጠየቅ ይችላሉ። እና መፍትሄውን ለማግኘት ይጥራሉ ማለት ነው። ይሄ ነገር በስራ ላይ እምነትና መተባበርን አጠናክረውናል ማለት ነው። የስራ ቦታየ ለሰራተኞች ልማት እድል ይሰጣል። ስልጠናዎችን ያዘጋጃሉ፤ አዲስ ቴክኖሎጂ እንዴት እንደሚጠቀሙ ይማራሉ። እና ሰዎች ችሎታቸውን እንዲያሻሽሉ ይበረታታሉ። ይህ ለወደፊት ስራ እድል እንዲጨምር ያግዛል። እንደዚሁም ሰራተኞች ያላቸውን ብቃት እንዲታይ እድል ይሰጣቸዋል። አካባቢው የሰራተኞች ጤንነት የሚጠብቅ ነው ንፁህና የተደራጀ ስለሆነ። ሰዎች በምቾት ይሰራሉ። እንደዚሁም የእረፍት ጊዜ አለ። ሰራተኞች ከስራ መካከል እንዲያርፉ ይረዳል። የአእምሮና የአካል ጤንነት ይጠብቃል። እና ሰራተኞች እንዲተጉ ያደርጋል ማለት ነው። የስራ ቦታ የህግና የደህንነት መመሪያዎችን በጥንቃቄ ይከታተላል። ሰራተኞች እንዳይጎዱ የሚያስፈልጉ መሳሪያዎችን ይጠቀማሉ። እና የደህንነት ስልጠና ይሰጣል። ይሄ ነገር ሰራተኞች በደህንነት እንዲሰሩ ያደርጋል ማለት ነው። በአጠቃላይ ስራ ቦታየ ለሰው ልጅ እንዲሁም ለኔም ለመማርና ለተሻለ ለወደፊት ህይወት የሚያግዝ አካባቢ ነው። ሰዎች በደስታ የሚሰሩበትና ተስፋ የሚሰጥ ቦታ መሆኑ የስራ ቦታው በጣም አስፈላጊ ያደርገዋል ማለት ነው።

በዚህ ስራ ላይ ለብዙ ጊዜ ሰርቻለሁ ለብዙ ጊዜ መስራቴ በህይወቴ ብዙ ልምድ እንዳገኝ አድርጎኛል። መጀመሪያ ወደዚህ ስራ ስገባ አዲስ ነበርኩና ብዙ ነገር ማወቅ አለብኝ ብዬ አስብ ነበር በመጀመሪያዎቹ ቀናት ስራውን መረዳት ትንሽ አስቸጋሪ ነበረ። ግን ቀስ በቀስ በመማርና ከሌሎች ሰራተኞች ጋር በመረዳዳት ስራውን የበለጠ ለማወቅ ችያለሁ ማለት ነው። ጊዜ የተራመደ ሲሄድ ስራዬ ላይ ተሞክሮን እየጨመርኩ ነው የመጣሁት። አሁን የምሰራው ስራ በቀላሉ ማከናወን እችላለሁ እና ችግር ሲፈጠር መፍትሄ ለማግኘት አልቸገርም ማለት ነው። በዚህ ጊዜ ውስጥ ከሰዎች ጋር መስራት እንዴት እንደሚሆን ተማርኩኝ። በቡድን መስራት ሀሳብ መካፈል እና ሌሎችን መርዳት ተሞክሮ አሻሽያለሁ። በዚህ ስራ ላይ ረጅም ጊዜ መቆየቴ የተመለከቱ እንዲኖረኝ አስተምሮኛል። አንዳንድ ጊዜ የስራው አስቸጋሪ ሊሆን ይችላል ግን በትጋት መስራትና መሞከሩ ውስጤን እንዲያመጣ እንደሚያመጣ ተማርኩኝ። እንደዚሁም ጊዜን እንዴት እንደምቆጣጠር ተማርኩ ስራዬ በወቅቱ ማጠናቀቅም እንደሚጠቅም ተረዳሁ ማለት ነው። ይሄ ስራ በራሴ ላይ እምነት እንዲኖረኝ አድርጎኛል። ከመጀመሪያ ጊዜ ጋር እንደምንነጋገር አሁን በብዙ ነገር ተሻሽያለሁ አዲስ ሀሳብ ማቅረብ እችላለሁ እና ሀላፊነትን መውሰድ አልፈራም ማለት ነው። እና ሀላፊነቱን ማንኛውንም የስራ ለፊነቶች በአግባቡ እወስዳል ማለት ነው። በዚህ ስራ ላይ ለተወሰነ ጊዜ መስራቴ የቤተሰብ ብዙ መንገድ ቀይሮታል። መጀመሪያ ስራው ሲጀመር ልምምድ እጥረት ነበረ እና አንዳንድ ጊዜ ራሴን እንደማልችል እሰማ ነበር። ነገር ግን በቀጣይ ጊዜ በመማርና በመሞከር ብዙ ነገሮችን እንደምችል ተረዳው። የልምድ በስራ ብቻ ሳይሆን በግል ህይወቴ መጠቃሚ ይሆናል ማለት ነው። በዚህ ጊዜ ውስጥ ችግኝ ችግርን መቋቋም ተምሬያለሁ። አንዳንድ ጊዜ ስራ ጫና ሊኖር ይችላል ወይም የማይጠበቁ ችግሮች ሊፈጠሩ ይችላሉ ነገር ግን በጥንቃቄ በመመርመር እና መፍትሄ መፈለግ እንደሚጠቅም ተምሬያለሁ። እንደዚሁም ሰዎች በግልጽ መነጋገር እና መግባባት ምን ያህል አስፈላጊ እንደሆነ ተረድቻለሁ። ስራዬ ላይ ረጅም ጊዜ መቆየቴ የሀላፊነት ስሜት እንዲጨምር አድርጎልኛል የተሰጠኝን ስራ በትክክል ማከናወንና በጊዜ ማጠናቀቅ እንደሚያስፈልግ ተምሬያለሁ። ሰዎች በራስ ራሴ ላይ እምነት ሲኖራቸው ይህንን ነገር እንድበረታ ያደርገኛል። እንደዚሁም በዚህ ስራ የተገኘውን ልምድ ወደፊት እቅዶቼ አስፈላጊ መሆኑን አስተምሮልኛል ማለት ነው። አዲስ ነገር መማር ያለብኝ እንደሆነ እረዳለሁ እና ራሴን ለማሻሻል ሁል ጊዜ እሞክራለሁ። ይህ ልምድ በሙያ ደረጃ እንድገኝና የተሻለ እድል እንዲኖረኝ ያግዘኛል። በአጠቃላይ በዚህ ስራ ላይ ረጅም ጊዜ መስራቴ ትዕዝ ትምህርታትን የምትና በተግባራዊ እውቀት እንዲኖረኝ አድርጎኛል። ይህ ሁሉ ልምድ ህይወቴን እንዲሻሻል እና ወደፊት በተሻለ መንገድ እንድጓዝ አድርጎኛል ማለት ነው።

አዎ ቅርጫት አለኝ። ቅርጫት መኖሩ በብዙ ነገር እሚጠቅም ነው። ቅርጫት እቤት ውስጥም ሆነ በውጭ ስራዎች ላይ እ በጣም ጠቃሚ የሆነ እቃ ነው። አብዛኛው ቅርጫት ከእንጨት፣ ከግራር እዝ፣ ወይም ከፕላስቲክ ይሰራል። የተለያዩ መጠን እና ቅርጽ ያላቸው እ ቅርጫቶች አሉ። እ እና ሰዎች እንደ ፍላጎታቸው ይጠቀሙበታል ማለት ነው። በቤት ውስጥ ቅርጫት ብዙ ነገርን ለመያዝ ይጠቅመኛል። ምግብ ለመያዝ እጠቀምበታለው። አትክልትን ለማከማቸት ወይም የቤት እቃዎችን እ ለማስቀመጥ እ እ ብዙ ጊዜ እጠቀምበታለው። አንዳንድ ሰዎች ቅርጫትን ለገበያ ሲሄዱ ይይዛሉ። እና የገዙትን እቃ እ በ በእሱ ውስጥ ያኖራሉ። ይህ ቀላልና ተስማሚ መንገድ ነው። እቃዎችን ለመሸከም ማለት ነው። ቅርጫት የባህላዊ እቃ መሆኑ ይታውቃል። በብዙ አካባቢዎች ሰዎች ቅርጣጭር ቅርጫትን በእጅ ይሰራሉ። እና ይሄ የባህል እውቀት እንደ እርስት እርስት ይተላለፋል። አንዳንድ ቅርጫቶች እው ንድፍ እ ያላቸው ስለሆኑ ለጌጥ እንኳን እ እ ይጠቅማሉ ማለት ነው። ኧ ቅርጫት ጠንካራና ዘላቂ ሊሆን ይችላል። በትክክል ከተጠበቀ ረጅም ጊዜ ሊጠቀሙ ይችላል። ንጹህ ማድረግ እና በደረቅ ቦታ ማስቀመጥ የቅርጫቱን እድሜውን ያራዝመዋል ማለት ነው። ቅርጫት በየቀኑ ኧ ሂይወት ውስጥ ከሚጠቀው እቃዎች መካከል አንዱ ነው። ሰዎች ኧ ቅርጫትን በተለያዩ አላማዎች ይጠቀሙበታል። ለምሳሌ አንዳንድ ሰዎች የልብስ ቅርጫት ይጠቀማሉ። ቆሻሻ ልብሶችን ለመሰብሰብ ይረዳልና ቤት ነፁ እንዲቆይ ያግዛል። እንደዚሁም የፍራፍሬ ያትክልት ቅርጫዎች ደግሞ በምግብ ምግብን ለማከባቸት ይጠቅማል። አየር የሚገባ ስለሆነ ምግቡ እንዳይበላሽ ያደርጋል ማለት ነው። ቅርጫት ለጉዞ ወይ ለመዝናናት ጊዜ ደግሞ ይጠቅማል። ሰዎች ለመዝናኛ ወደ ቤት ሲሄዱ ምግብና መጠጥ በቅርጫት ውስጥ ያስቀምጣሉ። ይህ ነገር እቃዎቻቸው ወተደራጀ መልኩ ኧ ለመሸከም ይረዳል። አንዳንድ ጊዜ ቅርጫት ኧ ኧ ለስጦታ ማቅረብ ይጠቅማል። ሰዎች ፍራፍሬ፣ እንጀራ ወይም ሌሎች እቃዎችን በቅርጫት ውስጥ አስቀምጠው ለወዳጆቻቸው ይሰጣሉ። ቅርጫት ከኢኮኖሚያዊ አንፃር ደግሞ ጠቃሚ ነው። በብዙ አካባቢ ሰዎች ቀጥያ ጭርጫትን በእጅ በመስራት ገቢ ያገኛሉ። እጅግ ስራ ብዙ ሰዎች ስራ እንዲያገኙ ያግዛል። እና ባላዊ እውቀትን እንዳይጠፉ ያደርጋል። እንደዚም ቅርጫት ከተፈጥሯዊ እቃዎች ስለሚሰራ አካባቢን ለመጠበቅ ይረዳል። ፕላስቲክ እቃዎች ይልቅ አካባቢ ኧኧ አይበክልም ማለት ነው። በተጨማሪም ቅርጫት እንደ ጌጥ እ እ እቃ ይጠቀማል። አንዳንድ ሰው ቤታቸውን ለማስዋብ ንድፍ ያለው ቅርጫት ይጠቀማሉ። ይህ ቤት የተስ ኧ የተስማማና የሚያምር እንዲመስል ያደርገዋል። ቅርጫት ቀላል ኧ ቢመስልም በህይወት ውስጥ ብዙ ጥቅም ያለው እቃ ነው። በማከማቸት፣ ለመሸከም፣ ለጌጥና ለኢኮኖሚ ጢ ኧ አዊ ጥቅም በርካታ ሚናን ኧ ይጫወታል ማለት ነው። ባጠቃላይ ቅርጫት ቀላል፣ ጠቃሚ እና በየቀኑ ህይወት ውስጥ በብዙ ነገር የሚረዳ እቃ ነው። ከምግብ ማከማቸት እስከ እቃ መሸከም ድረስ ብዙ ስራ ይሰራል። እንደዚሁም ባእላዊ እሴት ያለው ነገር ስለሆነ በማህበራሰብ ውስጥ አስፈላጊ እ ቦታ አለው ማለት ነው። ስለዚህ እኔም አዎ ቅርጫት እ እጠቀማለሁ።

አዎ ማሰላሰል አደርጋለሁ ማሰላሰል ማድረግ በጣም ጠቃሚ ነው። ብዬ አስባለሁ ማሰላሰል አይምሮን እንዲያርፍና በጥልቅ እንዲያስብ የሚያደርግ ልምድ ነው። ብዙ ጊዜ ሰዎች በየቀኑ ህይወት ውስጥ ብዙ ነገር ይጨነቃሉ ይጠነቀቃሉ ወይም። ይደክማሉ ማሰላሰል ግን እነዚህ ሁኔታዎችን ለመቀነስ ይረዳል እና ሰው ውስጣዊ ሰላም እንዲሰማው ያደርጋል ማለት ነው። ማሰላሰል ሲደረግ ብዙ ጊዜ ሰው በጸጥታ ቦታ ይቀመጣል ትፋሽን ይቆጣጠርና አይምሮን በአንድ ነገር ላይ ያተኩራል። ይሄ ሂደት አይምሮን ከብዙ ሀሳቦች እንዲያልፉ ያግዛል። ሰዎች በዚህ ጊዜ ራሳችን በጥልቅ ሊያስቡት ይችላሉ ያለባቸውን ችግር ሊገመግሙ ይችላሉና መፍትሄ ሊያገኙ ይችላሉ ማለት ነው። ማሰላሰል በጤና ደግሞ ጠቃሚ ነው አይምሮ ጭንቀትን ለመቀነስ ይረዳል። ሰው እንዲያርፍና ያደርገዋል እና ትኩረት እንዲጨምር ያግዛል ማለት ነው። አንዳንድ ሰዎች ማሰላሰል በመስራት በስራቸው ላይ የተሻለ ውጤት እንደሚያገኙ ያምናሉ። እንደዚሁም ማሰላሰል ሰው ትዕግስት እንዲኖረውና ስሜቱን እንዲቆጣጠር ያግዛል ማለት ነው። ማሰላሰል ለራስን ለመረዳት ጠቃሚ ነው። ሰው ምን እንደሚያስብና ምን እንደሚፈልግ በጥልቅ ሊያስብ ይችላል። ይህ ሰው ውሳኔ ሲወስን እንዲጠነቀቅ ያግዟል ማለት ነው። እንደዚሁም ከሌሎች ሰዎች ጋር መግባባቱን እንዲሻሻል ያደርግለታል። ማሰላሰል በሰው ህይወት ውስጥ በጣም ጠቀሜታ ያለው ልምድ ነው። ሰዎች ማሰላሰል በመደበኛነት ሲያደርጉ አእምሮአቸው ይዝላልና ነገሮችን በጥልቀት ማስተዋል ይችላሉ ማለት ነው። በየቀኑ ህይወት ሰዎች ብዙ ሀሳቦችን እና ችግሮችን እያጋጠማቸዋል። ማሰላሰል ግን እነዚህ ሀሳቦችን በተደራጀ መልኩ ለማየት ያግዛል ማለት ነው። ማሰላሰል ሰው በራሱ ላይ እምነት እንዲጨመር ያግዛል። ሰው ራሱን ሲያስብ ድክመቱንና ጥንካሬውን ማወቅ ይችላል። ይሄ ነገር ወደፊት የተሻለ ውሳኔ እንደሚወስድ ያግዛል። እንደዚሁም ማሰላሰል ሰው ስሜቱን እንዲቆጣጠር ይረዱዋል ከመናደድ ወይም ከፍተኛ ጭንቀት ለመቆጣጠር ይጠቅማል ማለት ነው። በስራና ትምህርት ላይ ማሰላሰል ትልቅ ጠቀሜታ አለው። ሰዎች ሲማሩ ወይም ሲሰሩ ትኩረት እንዲኖራቸው ይረዳል። አይምሯቸው ሲያርፍ አዲስ ሀሳብ ማግኘት ቀላል ይሆናል። እንደዚሁም ችግር ሲፈጠር በጥልቀት ማስተዋል መፍትሄ የማግኘት ይቻላል ማለት ነው። ማሰላሰል ለጤና ደግሞ አስፈላጊ ነው ሰው እንዲያርፍ ያደርገዋል። የእንቅልፍ ጥራት እንዲሻሻል ይረዳልና ሰው እንዲረጋጋ ያደርጋል። አእምሮ ሲያርፍ አካል ደግሞ ይተኛልና እና ጤና እንዲሻሻል ያግዛል። ማለት በተጨማሪ ማሰላሰል ከሌሎች ሰዎች ጋር ግንኙነት እንዲሻሻል ያግዛል። ሰው ራሱን ሲረዳ ሌሎችን መቅጣት ቀላል ይሆናል። ይህ በቤተሰብ በጓደኞችና በስራ ቦታ ያለ ግንኙነት እንዲጠናከር ያግዛል። በአጠቃላይ ማሰላሰል ሰው አይምሮን የሚያሳርፍ ስሜትን የሚቆጣጠር የሚቆጣጠር ጤናን የሚያጠናክርና ህይወትን በተሻለ መንገድ እንዲመራ የሚያግዝ ጠቃሚ ልምድ ነው። በየቀኑ ትንሽ ጊዜ ብቻ ቢያስፈልግም ውጤቱ በጣም ጥሩ ሊሆን ይችላል ማለት ነው። ስለዚህ ማሰላሰል አዎ አደርጋለሁ ለኔ ለጤናዬ ለአእምሮዬ በጣም ብዙ ጥቀሜታ አለው

እኔ በህይወቴ ውስጥ ቴክኖሎጂን በመጠቀም ብዙ ጥቅማ ጥቅሞችን እጠቀማለሁ በተለይ አርቲፊሻል ብልሃትን እንደ ረዳት ስጠቀም ስራዬን ትምህርቴንና እውቀቴን ለማሻሻል ይረዳኛል ማለት ነው። መጀመሪያ እኔ መረጃ ሲያስፈልገኝ በፍጥነት አገኛለሁ ስለ ትምህርት ስራ ወይም የእለት ተእለት ጉዳዮች ጥያቄ ሲኖረኝ በቀላሉ መልስ አገኛለሁ ማለት ነው። ይህ ኪሴን እንዳልከስር ይረዳኛል እና በፍጥነት መረጃን እንድማር ያግዘኛል። በትምህርት ጉዳይም ብዙ ጊዜ እጠቀማለሁ አስቸጋሪ ትምህርቶች ሲያጋጥሙኝ ማብራሪያ እጠይቃለሁ ከዛ በላይ እረዳለሁ። ጽሁፍ ስጽፍ ሀሳብ ማግኘት ይረዳኛል ቋንቋውን ለመማር ያግዘኛል ማለት ነው። እንደዚሁም የቤት ስራ ወይም ጥናት ሲኖረኝ መመሪያ አገኛለሁ። በስራ ጉዳይ ደግሞ ብዙ ጥቅም እጠቀማለሁ ሪፖርት ሲዘጋጅ ስነ ጽሁፍ ወይም ሀሳብ ሲያስፈልግ እገዛ አገኛለሁ ይህ ስራዬን እንዲቀል እንዲቀልና እንዲፈጠን ያደርግልኛል ችግር ሲያጋጥም ውጤት ለማግኘት ይጠቀማል ማለት ነው። እኔ ፈጠራ ስራዎች ላይ እጠቀማለሁ ግጥም ታሪክ ወይም ሌሎች ጽሁፍ ስጽፍ አዲስ ሀሳቦችን አገኛለሁ ይሄ እንድፈጥር እንድፈጥርና እንድገልጽ ይረዳኛል ማለት ነው። በተጨማሪም ሁል ጊዜ ጥገኛ መሆን ለኔ ትልቅ ጥቅም ነው። በማንኛውም ሰዓት ጥያቄ ልጠይቅ ልጠይቅ እጠይቅ እችላለሁ ቋንቋ ለመተርጎም ይረዳኛል ከተለያዩ ሰዎች ጋር እንድገናኝ ያግዘኛል ማለት ነው። እኔ እንደ ቴክኖሎጂ መጠቀም ከምገኘው ጥቅማ ጥቅሞች ብዙ ነገሮችን እጠቀማለው እነዚህ ጥቅሞች ለአለታዊ ውስጥ ብዙ ድጋፍ አድርጉኝ። ለምሳሌ እኔን ነገሮችን ለማቀድ እጠቀማለሁ የቀኔን ስራዎች ለመያዝ ማስታወሻ ለመጻፍ እና ጊዜ በትክክል ለመጠቀም ይረዳኛል ይሄን እንዳረሳና ስራዬን በደንብ እንዳከናውን ያግዘኛል ማለት ነው። እኔ አዲስ ነገር መማር እጠቀማለሁ ሰዎች ሲያስተምሩ ወይ መረጃ ሲያብራሩልኝ በቀላሉ እረዳለሁ ይሄ እውቀቴን ያሳድግልኛል እና አዲስ ነገሮችን እንድሞክር ያበረታታኛል። እንደዚሁም ችግሮች ሲኖሩ መፍትሄ ሀሳብ ለማንግኘት እጠቀማለሁ በግንኙነት ጉዳይ ይረዳኛል። ከተለያዩ ሰዎች ጋር ለመነጋገር መልእክት ለመጻፍና ሀሳቤን ለመልእክት እጠቀማለው ቋንቋ መተርጎም ስፈልግም ይረዳኛል ከተለያዩ ካሉ ሰዎች ጋር እንድገናኝ ያግዘኛል ማለት ነው። እኔ መዝናኛ ላይ እጠቀማለሁ ታሪክ ማንበብ አዲስ ሀሳብ መስማት ወይም ፈጠራ ጽሁፍ ማዘጋጀት እወዳለሁ ይህም እንደዝናና እንደ እንደ እንደ እንደ አርፍ ይረዳኛል። በአጠቃላይ እኔ ቴክኖሎጂን መጠቀም ህይወቴን አቅላለሁ እውቀቴንም እጨምራለሁ እና ብዙ ነገሮችን በፍጥነት እንድፈጽም እገዛ አገኛለሁ ይሄ ለኔ ትልቅ ጥቅም ነው። እና በእለታዊ ህይወቴ ውስጥ ብዙ ይረዳኛል ማለት ነው። ስለዚህ አዎ እነዚህ አይነት ብዙ አይነት የቴክኖሎጂ የጥቅማ ጥቅሞችን አሉኝ እና እጠቀማለሁ።

ከስራ ሰዓት በኋላ መስራት አንዳንድ ጊዜ ሚያስፈልገኝ ሁኔታ ነው። ቀኑን ሙሉ በስራ ላይ ከተጠመድኩ በኋላ አንዳንድ ጊዜ ያልተጠናቀቁ ስራዎች ይኖሩኛል እነሱን ለመጨረስ ከመደበኛ የስራ ሰዓት በኋላ ለመቀጠል እፈልጋለሁ ማለት ነው። ይህ በተለይ ስራዬን በጥራት ለማቅረብ እና ሀላፊነቴን ለመፈጸም ይረዳኛል። ከስራ ቦታ የሚሰጡ ተግባሮች አስቸኳይ ሲሆን ወይም የተወሰነ ጊዜ ገደብ ሲኖራቸው ተጨማሪ ጊዜ ማድረግ አስፈላጊ ይሆናል። ነገር ግን ሁል ጊዜ ከስራ ሰዓት በኋላ መስራት አልመርጥም። ሰው እንደሆንኩ እረፍት ማግኘት እና ከቤተሰብ ወይም ከጓደኞቼ ጋር ጊዜ ማሳለፍ እንደዚሁም የግል ጤናየን መጠበቅ አስፈላጊ ነው ብዬ አምናለሁ። ከስራት ሰዓት በኋላ አይምሮዬን ለማሳለፍ ለማሳረፍ መጽሐፍ ማንበብ ሙዚቃ መስማት እና እንቅስቃሴዎችን ማድረግ ወይም ከቤተሰቤ ጋር መነጋገር እመርጣለሁኝ። እንደገና ለሚቀጥለው ቀን ስራ ሀይል እና ትኩረት ይሰጠኛል ማለት ነው። አንዳንድ ጊዜ ከስራ ሰዓት በኋላ የራሴን እውቀት ለማሻሻል እሞክራለሁ። አዲስ ነገሮችን መማር ስልጠናዎችን መከታተል ወይም የሚያገለግሉ ክህሎቶችንም ማጎልበት ወደፊት በስራየ ላይ እንዲረዳኝ ያደርጋል። ተጨማሪ ጊዜ መጠቀም የራሴን እድገት እና የሙያ ልማት ያግዛል ማለት ነው። ከስራ ሰዓት በኋላ መስራት አንዳንድ ጊዜ ጠቃሚ ቢሆንም ከህይወት እና ከስራ መካከል ሚዛን መጠበቅ እጅግ አስፈለጊ ነው ብዬ አምናለሁ። ሰው ራሱ ሲያሳርፍ በስራ ላይ ይበልጥ ውጤታማ ይሆናል ብዬ አምናለሁ። ከስራ ሰዓት በኋላ ለመስራት አንዳንድ ጊዜ ለኔ እንደ ግዴታ ይሆናል አንዳንድ ጊዜ ደግሞ በፍቃዴን እመርጣለሁ። ቀኑን ሙሉ የስራ ተግባሮችን ስሰራ ነው የምውለው አንዳንድ ጊዜ ሁሉንም ስራ ለመጨረስ አይቻልም። እኔም እንደዚሁ ከሆነ ስራየን እንዳይዘገይ ተጨማር ጊዜ በመውሰድ ለመውሰድ እቀጥላለሁ በተለይ ሀላፊነቴን በትክክል ለመፈጸም እና ከሰራተኞቼም ከአለቃ ጋር ያለኝ እምነት ለመጠበቅ ይረዳኛል ማለት ነው። ከስራ ሰዓት በኋላ ሲሰራ ሰው ብዙ ጊዜ ዝምታ ያለበትን አካባቢ ያገኛል። በመደበኛ የስራ ሰዓት ውስጥ ብዙ ሰዎች ይኖራሉ ስልክ ጥሪዎች ይመጣሉ። ስብሰባዎች ይኖራሉ እነዚህ አይምሮን ሊበታትኑ ይችላል። ነገር ግን ከስራ ሰዓት በኋላ ትኩረት ማድረግ ይቀላል እና አስቸጋሪ ስራዎችን በጥራት ማጠናቀቅ ይቻላል። በሌላ በኩል ከስራ ሰዓት በኋላ መስራት የሚያስከትለው ችግር አለ ሰው በጣም ከተደከመ የጤና ችግር ሊያጋጥም ይችላል የአይምሮ ጭንቀት ሊጨምር ይችላል። እና ከቤተሰብ ጋር የሚያሳልፈው ጊዜ ሊቀንስ ይችላል። እኔ ይሄንን ሁኔታ አንዳንድ ስራን እና የግል ህይወትን ምዛን ለመጠበቅ እሞክራለሁ። ከስራ በኋላ ሰው ራሱን ማሳለፍ እና ማረፍ በጣም አስፈላጊ ነው ብዬ አምናለሁ። ከዚህ በተጨማሪ ከስራ ሰዓት በኋላ ጊዜን ለራሴ እድገት እጠቀማለሁ አዲስ ክህሎቶችን መማር መጽሐፍ ማንበብ የቴክኖሎጂ እውቀቶችን ማገልግሎት የሚያስፈልጉ ስልጠናዎችን መከታተል እወዳለሁ። የወደፊቱ ስራዬ ላይ እንዲረዳኝና የራሴን ችሎታ እንዲያድግ ያግዘኛል ማለት ነው። አንዳንድ ጊዜ ከስራ በኋላ እንቅስቃሴ ማድረግ መርጣለሁ መራመድ ስፖርት መስራት ወይም ጓደኞቼ ጋር መገናኘት እንደገና ሀይሌን ይሰጠኛል። ይሄ አይምሮዬን ያሳርፍልኛል እና ለሚቀጥለው ቀን ስራ ዝግጁ እንድሆን ያደርገኛል። በአጠቃላይ ከስራ ሰዓት በኋላ መስራት ጠቃሚ ሊሆንም ቢችልም በመጠን መሆን አስፈላጊ ነው ብዬ አምናለሁ። ሰው ሲያርፍና ሲያሳልፍ በስራ ላይ የተሻለ ውጤት ያመጣል ብዬ ስለማምን ማለት ነው

የትርፍ ጊዜን ማሳለፍ በጣም አስፈላጊ መሆኑን አውቃለሁ። ምክንያቱም ከተከታታይ ስራ ድጋም እንዳርፍና አይምሮዬ እንዲነቃ ይረዳኛል። በትርፍ ጊዜ የማደርገዋቸው ነገሮች ብዙ ናቸው። መጀመሪያ መጽሐፍ ማንበብ እወዳለሁ። መጽሐፍ ማንበብ አዲስ ነገር እንድማር ያግዘን ያግዘናል አስተሳሰቤን ያሰፋልኛል። አንዳንድ ጊዜ የታሪክ መጽሐፍ የትምህርት መጽሐፍት ወይም የታሪክ ታሪኮችን የተለያዩ ታሪኮችን ማንበብ እመርጣለሁ። ከዚህ በተጨማሪ ሙዚቃ መስማትን እወዳለሁ። ሙዚቃ ሰውን ያሳርፋል ያሳርፋልና ስሜትን ያረጋጋል። አንዳንድ ጊዜ ደስ የሚሰኙ ሙዚቃ እሰማለሁ። አንዳንዴ ጊዜ ደግሞ ዝምታን የሚያመጣ ሙዚቃ እመርጣለሁ ማለት ነው። እንቅስቃሴ ማድረግ የምወደው ነገር ነው። መረጃ ወይም ቀላል የአካል ብቃት ስራ ማድረግ ጤናየን ለመጠበቅ ይረዳኛል የሀይል ይሰጠኛልና አይምሮውን ያሳረፍልኛል። ከጓደኞቼና ከቤተሰቤ ጋር ጊዜን ማሳልፍ ደግሞ በጣም እወዳለሁ። መነጋገር አብሮ ምግብ መብላት ወይም በአንድነት መዝናናት ደስታን ይሰጠኛል እና ግንኙነታችንን ያጠናክራል። አንዳንድ ጊዜ ፊልም ማየት ወይም አዲስ ነገር በኢንተርኔት መማር እመርጣለሁ። እንደ መዝናኛ ይሆናል እና አዲስ እውቀት እንዲጨምር ይረዳኛል ማለት ነው። የትርፍ ጊዜ ማሳለፍ ለኔ ብቻ መዝናናት አይደለም አይምሮየን ለማሳረፍ አካሌ ለማጠናከር እና አዲስ ነገር ለመማር የሚረዳኝ ጊዜ ነው። በትርፍ ጊዜ የምወደው ነገሮችን ከዚህ በላይ ይኖራሉ። አንዳንድ ጊዜ ምግብ ማብሰል እወዳለሁ፤ አዲስ የምግብ አይነቶችን መሞከር ደስ ይለኛል። ምግብ ማብሰልጰብቻ አይደለም ፈጠራም እንዲጀመር እንዲጨምር ይረዳኛል እና ቤተሰቤን ወይንም ጓደኞቼን ለማስደሰት ያግዘኛል። በተጨማሪ መጓዜውም አዲስ ቦታ መጎብኘትን እወዳለሁ። አዲስ አካባቢ ማየትን እና ከተለያዩ ሰዎች ጋር መገናኘት አዲስ ልምድ ያስገኛል። ይሄ አስተሳሰብን ያሳፋል እና የህይወትን ልምድ ያበረክታል ማለት ነው። አንዳንዴ ስዕል መሳል ወይም መጽሐፍን እመርጣለሁ። ይህ ስሜቴን ለመቅረጽ ይረዳኛል እና ፈጠራ እንዲጨምር ያደርጋል ማለት ነው። ሰው ራሱን በኪነ ጥበብ ሲገልጽ አይምሮ ይረጋጋል። እንዲሁም በኢንተርኔት ትምህርት መከታተል እንወዳለን። አዲስ ክህሎቶን መማር ቋንቋ መማሩ የቴክኖሎጂ እውቀቶችን መገለጥ ወደ ፊት በስራ እና በህይወቴ ላይ ትልቅ ጥቅም አለው። ብዬ ስለማምን እንደዚህ አይነት ነገሮችን አድርጋለሁ ማለት ነው። አንዳንድ ጊዜ ቤት ውስጥ ማረፍን ብቻ እመርጣለሁ ዝም ብዬ መቀመጥ ለማሰላሰል ከቀኑ የተከሰቱ ነገሮችን ማሰብ አይምሮዬን ያረጋጋል። ለሚቀጥለው ቀን እቅድ ለማዘጋጀት ይረዳኛል። ሌላ ጊዜ ደግሞ ቁጭ ብዬ ራሴን አዳምጣለሁ። ስለ ራሴ ስለ ህይወቴ ስለ ብዙ ነገር ራሴን ቁጭ ብዬ የማዳምጥበት ጊዜ አለ ማለት ነው። በአጠቃላይ የትርፍ ጊዜ ማሳለፍ ሰውን ያስደስታል ድካምን ይቀንሳል እና ህይወትን እንዲመጣጠን ያደርጋል። ሰው የሚወደውን ነገር ሲያደርግ ደስታ ያገኛል እና ለስራ እንደገና ሀይልን ያገኛል። የትርፍ ጊዜን ማሳለፍ ሰውን ከድካም ያወጣል ደስታን ይሰጣልና ለስራ እንደገና ሀይል ይሰጣል። ያው ራስን ያረጋጋል፤ ራስን እንድናዳምጥ ያደርጋል። ስለዚህ እኔ በትርፍ ጊዜየ ጊዜ የማደርጋቸው ነገሮች እነዚህ ናቸው።